ፍየል አይተህ ታውቃለህ? አዎ። ፍየል በአካባቢያችን የተለመደ እንስሳና ለምግብነትም ሊንጠቀመው እንችላለን። እና በአካባቢያችንም አሉ። ብዙ ፍየሎች አሉ በአካባቢዎቻችን በየቤቱ አንዳንዱ ምረባ አለ። አንዳንዱ ቤቱ ላይ አንድ ሁለት ሶስት ያለው አለ። እና አዎ አለ በየቦታው አለ። እናካ

የስልክህ? ባትሪ ምን ያህል ይቆያል እንደ አጠቃቀሚ ሁኔታ ይቆይልኛል። በጣም ስልኬ ላይ ማበዛ ከሆነ ዳታ በጣም እየተጠቀምኩኝ ሌሎች ቲክቶክ ሌሎች ሶሻል ሚዲያዎችን ዩቲዩብ ምናምን እየተጠቀምኩኝ ከሆነ ቶሎ ሊጨርስብኝ ይችላል። ከዛ በተረፈ ግን አንድ ቀን ይቆየልኛል።

ቀርከሃ በአካባቢው ያድጋል? የኛ አካባቢ ተተክሎ አላየሁም። ግን ወደ ገጠራማ ክፍሉ ወይም ደግሞ ከከተማ ወጣ ስንል አለ ይተክላሉ። ያደግላቸው እና ይጠቀሙበታል። ግን እኛ አካባቢ ግን ተተክሎ አላየሁም። በአካባቢው ምናምን አላየሁም። ግን ወደ ገጠራማ ወይም ደግሞ ከከተማው ወጣ እንዳልን አለ።

የጎረቤቶችህን ድምጽ ትሰማለህ? አዎ እሰማለሁ። አጥር ብቻ ስለሚለየን ከጎረቤቶቼ ጋር ድምጻቸው ይሰማል። ያን ያህል ባይሆንም አልፎ አልፎ ይሰማል። እና አዎ ይሰማል የጎረቤትም ከፊት ለፊት ያሉትም ከጎንም ከኋላም ያሉት ይሰማል አልፎ አልፎ ያን ያህል ግን የሚረብሽ አይደለም።

አውንታዊ አስተያየት ተቀብለህ ታውቃለህ ለማለት ነው? አዎ እንደ አሳማኝ እንደ እንደመሆኑ መጠን ልቀበል እችላለሁ። እሚያሳምነኝ አይነት ከሆነ ልቀበለው እችላለሁ። እማያሳምነኝ አይነት አስተያየት ከሆነ ደግሞ ላልቀበለው እችላለሁ። እንደየአሳማኝነቱ መጠን ልቀበለው እችላለሁ።